እኔ በቀን ሶስት ሊትር እጠጣለሁ ብዙ ጊዜ ከምሳ በፊት ባሉ ሰዓታቶች ናቸው። ብዙ ውሃ የምጠጣው ለምሳሌ ጠዋት ተነስቼ ከአንድ ሊትር ውሃ ያላነሰ እጠጣለሁ። ከዛ ከቁርስ በኋላ ደግሞ ትንሽ ቆይቼ አንድ ሊትር ምሳ ሰዓት አካባቢ የተወሰነ ግማሽ ሊትር አካባቢ እጠጣና ወደ ከሰአት አካባቢ ደግሞ ወደ ሶስት ሊትር አካባቢ አጠቃላይ ሶስት ሊትር እጠጣለሁ። ማለት ነው ከሰአት ግማሽ ሊትር ማለት ነው። ስለዚህ በአጠቃላይ ግን በቀን ከሶስት ሊትር ውሃ ያላነሰ የመጠጣት ልምዱ አለኝ። በተለይ አካላዊ እንቅስቃሴ ካደረኩ በኋላ ያለውን ጊዜ በብዛት ውሃ ስለሚጠማኝ ውሃ የመጠቀም ባህሉም ልምዱም አለኝ። ስለዚህ በቀን ሶስት ሊትር። ካነሰ ሁለት ሊትር። በብዛት ግን ሶስት ሊትር ውሃ ነው የምጠጣው በቀን።

አዎ ወደስራ በሰአቴ እደርሳለሁ ሁሌ አርፍጄም አላቅም። ምክንያቱም ቢያንስ ቀደም ብሎ የመነሳት ልምዱ ስላለኝ ስራ ቦታየ በሰአቴ ነው የምደርሰው። ከመኖሪያ ቤቴ ወደ ስራ ቦታ በትንሹ አስራ ስምንት ኪሎ ሜትር ይሆናል። ስለዚህ በሰርቪስም ሊሄድ ይችላል በታክሲ በአውቶቡስ በባቡር እነዚህን በመጠቀም። ወደ ስራ ሰዓቴ በተመደበልኝ ሰዓት ወይም መግባት ባለብኝ ሰዓት እደርሳለሁ

በመሬት ላይ መቀመጥ አልወድም ልምዱም የለኝም። ለጤናም የጤና ባለሙያዎችም መሬት ላይ ለመቀመጥ ብዙም ምክር ሲሰጡ አላየሁም። ምክንያቱም በትክክለኛው ወንበር በእግራችን ርዝመት ልክ ነው። መቀመጥ ያለብን በተለይ ለወገብ ህመም ለአንዳንድ የጤና ችግር እንዳንጋለጥ። በእግራችን ልክ ከጉልበታችን በታች ባለው የእግራችን ርዝመት ልክ ወንበር አዘጋጅተን ነው መቀመጥ ያለብን እንጂ። መሬት ላይ መቀመጥ ብዙም አይመቸኝም ልምዱም የለኝም። ስለዚህ በተቻለ መጠን ወንበር ላይ ያለበት ቦታ ለመቀመጥ ነው ጥረት የማደርገው።

አዎ ግጭቶችን ማስተካከል እችላለሁ መጀመሪያ የግጭቶች መንስኤ ምን እንደሆኑ መለየት ላይ ስራ እሰራለሁ ከዛ በኋላ ወደ ግጭት ሳይደርሱ ደግሞ ግጭቱን ለመከላከል ጥረት አደርጋለሁ። ለምሳሌ ሁለት ግለሰቦች የሚያጋጫቸው ነገር ቢኖር። በ በመነጋገር እንዲፈቱት የማግባባት ስራዎችን እሰራለሁ። ግጭቱ ከተፈጠረ በኋላም ደግሞ የባሳ አደጋ እንዳያደርስ። በማሰብ ግጭቱን ወደ አላስፈላጊ ነገር እንዳይደርስ። ሁለቱንም ወገኖች ወይም ለግጭት የተጋባ የተገባበዙ ሰዎች ከግጭታቸው እንዲቆጠቡ ለማድረግ በምክር ሀሳብም በአንዳንድ ነገርም በማገዝ። ግጭቶችን ማስተካከል ወይም ማረም እችላለሁ። ከዚህ በፊትም ግጭቶች እንዳይከሰቱ ያደረኳቸው ነገሮች አሉ። ስለዚህ ግጭቶችን ማስተካከል እችላለሁ።

ዋና ሀላፊነቶቼ ቤት አባወራ ነኝ የቤቱ አባወራ ደግሞ ለአባወራ የሚመለከቱ በሙሉ እሰራለሁ ለምሳሌ በየወሩ የግድ ኢንካም ሊኖረኝ ይገባልና ስራ በመስራት በየወሩ የማገኘው ገቢ አለ። ይሄንን ገቢ ደግሞ ለቤተሰብ ወይም ደግሞ እኔ ለመሰረትኩት ቤተሰብ ለወር እሚያስፈልገውን አስቤዛ ማሟላት እና እነዚህ እነዚህን የመሳሰሉ ሀላፊነቶች አሉብኝ። በምሰራበት መስሪያ ቤት ደግሞ የደንበኞችን አገልግሎት ሀላፊ ነኝ። እነዛ ደንበኞች የሚፈልጉትን አገልግሎት በትክክል አግኝተዋል አላገኙም የሚል ቼክ የማድረግ ሀላፊነት አለብኝ ማለት ነው።

ምወደው ምግብ በአንደኛ ደረጃ ፓስታ ፓስታ የተለያየ አይነት ፓስታ ቢኖርም ግን በጥሩ ሁኔታ ላይ የተሰራና አሉ ደረጃቸው የጠበቁ ፓስታዎች እነዛ ተዘጋጅተው ሲቀርቡልኝ በጣም ደስ ይለኛል። እና በመጀመሪያ ደረጃ ቁጥር አንድ የምወደው ምግብ ፓስታ ነው። በሁለተኛ ደረጃ ደግሞ ሽሮ በአትክልት አትክልት ማለት ጎመን የጎመን ዘሮችን አሉ አይደለ ሰላጣ ሊሆን ይችላል። የሀበሻ ጎመን ሊሆን ይችላል ጎመን እነዚህ እነዚህ ደግሞ የቲማቲም ቁርጥ ሊሆን ይችላል እነዚህ ከጎኑ አብረው ሲቀርቡ ከሽሮ ጋር በሁለተኛ ደረጃ ምንወደው ምግብ ነው። ስለዚህ በአንደኛ ደረጃ ፓስታ በሁለተኛ ደረጃ ደግሞ ሽሮ በጣም ምወዳቸው የምግብ አይነቶች ናቸው።

አዎ ቃል ቃሌን እጠብቃለሁ ቃል መጠበቅ ማለት ብዙ አይነት ሊሆን ይችላል። አንደኛ ለሰዎች የገባህላቸው ቃል ከማክበር ጋር ሊሆን ይችላል። ሁለተኛ ደግሞ የፈጣሪን ቃል የፈጣሪ በፈጣሪ የተሰጡን ቃሎች አሉ። እነዛ ቃላቶችን እንድናከብራቸው የሚያዘን ትእዛዛቶች አሉ እነዛን ከመጠበቅ አንፃር ሊሆን ይችላል። ከቤተሰብ ጋር ያለው ከልጆች ጋር በአጠቃላይ ለሰዎች የምንገባላቸውን ቃል መጠበቅ። እንደ ባህልም ከፈጣሪ ጋር የተሰጠን ጭምር ስለሆነ። እንደ ባህልም እንደ ማህበረሰብም ቃልህን የመጠበቅ ልምድ ስላለ እኔም እንደማንኛውም ማህበረሰብ እንደማንኛውም ኢትዮጵያዊ ቃሌን እጠብቃለሁ።

አዎ ባህላዊ ልብሶችን እለብሳለሁ። በተለይ ወደ ቤተክርስቲያን ለመሄድ በእሁድ ቀን እና ቤተክርስቲያኖች የንግስ ቀን ሲኖር በዚህ ቀናቶች የግድ ባህላዊ ልብስ እለብሳለሁ። ከዛ ደግሞ በባእላት ለምሳሌ በፋሲካ ባእል ሊሆን ይችላል በገና በጥምቀት በሰሜኑ የሀገራችን ክፍል ወደ ትግራይ አካባቢ ደግሞ በአሸንዳ በዓል የሚለበሱ በብዛት ለሴቶች ቢሆኑም ወንዶች የሚለብሷቸውም የባህላዊ ልብሶች አሉ። በእነዚህ ቀናቶች ባህላዊ ልብሶችን እለብሳለሁ። በጣም የሚያምሩና ተውበው የሚሰሩም ስለሆነ ለባእልም ሊገልፁ የሚችሉ ከለርም ተሰጥቷቸው ስለሆነ የሚሰሩት ባህላዊ ልብሶችን እለብሳለሁ።

ጭንቀት ሲሰማኝ ብዙ ጊዜ መዝሙር አዳምጣለሁ ሙዚቃም አዳምጣለሁ ከዛ ደግሞ ወደ ቤቴ በመግባት ከቤተሰቤ ጋር ጥሩ ጊዜ አሳልፋለሁ። ስለዚህ በብዙ ጊዜ ጭንቀት ሲሰማኝ መዝሙር ሙዚቃ ከቤተሰብ ጋር ሄዶ የማሳለፍ ልምድ አለኝ። ከዚህ በተጨማሪ ደግሞ የአካላዊ እንቅስቃሴ በማድረግ ስፖርት ሊሆን ይችላል። የተለያዩ ነገሮችን ወክ በማድረግ ሊሆን ይችላል። በእነዚህ በእነዚህ ጭንቀቴን የማቀልበት ሁኔታ አለ

የምወደው ፊልም ሀቀኛ ታሪክ ላይ የተመሰረቱ እና በዛ ልክ ባህሉን ሃይማኖቱን ያከበሩ ሆኖ የሚቀርቡ ፊልሞችን እወዳለሁ። በብዛት ግን ሀቀኛ ፊልም ሀቀኛ ታሪክ ላይ የተመሰረቱ ፊልሞች በተከታታይ አያለው ማለት ነው። ብዙ ጊዜ ከሌላም ከዚህም ወጣ ያሉ ፊልሞች ወይም በድራማ መልክ ላይ እችላለሁ። ግን በእንደዚህ አይነት የሚቀሩ ፊልሞች ላይ ይስቡኛል። እኔም ትኩረቴ ወደ እንደዚህ ነው የማደርገው እና ሀቀኛ ታሪክ ላይ የተመሰረቱ ፊልሞችን መመልከት ደስ ይለኛል።

አዎ መዋኘት እችላለሁ። መዋኘት ሲባል ለውድድር የሚያበቃ ወይም ደግሞ የተለየ እትን ነገር ኑሮት ሳይሆን። ቀለል ያሉ ዋና ዋናዎችን መዋኘት እችላለሁ። ለምሳሌ ሰውነትን ለመዝናናት ሊሆን ይችላል ጊዜ ለማሳለፍ ሊሆን ይችላል። የሰውነት ጤናን ለመጠበቅ የትንፋሽ አንዳንድ ነገሮችን ለመስተካከል የሚያስችለኝን ዋና እችላለሁ።

አዎ በእንጨት እሳት ማብሰል እችላለሁ። እንደውም ከኤሌክትሪክ ይልቅ በእንጨት የበሰሉ ምግቦች በእንጨት የፈላ ሻይም ሊሆን ይችላል ቡና የተሻለ ጣዕም አለው ተብሎ ይታመናል። እኔ ባለሁበት አካባቢ። ስለዚህ አንዳንድ ጊዜ የኤሌክትሪክ ሀይል ሲቋ ኤሌክትሪክ ሲቋረጥ። በሆነ ሰዓት ላይ መብራት ሲጠፋም በዚ በእንጨት እሳት ነው የምናበስለው። ምግባችንም የምንጠጣው ነገርም ብቻ በአጠቃላይ። ያለ ኤሌክትሪክ በእንጨት እሳት በብዙ ብዙ ጊዜ ለመጠቀም አስቸጋሪ ቢሆንም። አንደኛ ለጉልበት ከአይን ጤንነት አንፃርም አይመከርም። ነገር ግን አማራጭ ከሌለ በእንጨት እሳት በማቀጣጠል ምግብም የሚጠጣ ነገርም ማብሰል ይችላሉ።

የዛሬው የአየር ሁኔታው ከአስራ ሰባት ዲግሪ እስከ ሃያ ዲግሪ ይላል ምናልባት ከተወሰኑ ከሰአት በኋላ አየሩ የተለያየ እንትን ሊኖረው ይችላል እስካሁን ባለው ሰዓት ግን ከአስራ ሰባት እስከ ሃያ ዲግሪ ሴንቲግሬድ የሚል ያሳያል። ስለዚህ ቀዝቃዛም የሚባል አይደለም መቆጣምም የሚባል አይደለም ሙቹ የአየር ሁኔታ ነው ያለው። በአሁን ሰዓት

በልጅነቴ የምወደው ጨዋታ ብሪሞ የሚባል ነበረ። ብሪሞ ከእኩያዎቻችን ጋር ተሰባስበን የምንጫወተው ብሪሞ የሚባል ጨዋታ አለ የሆነች ጠጣር ድንጋይ ጠፍጣፋ ነገር በመጣል ወደ ጉድጓድ በቀረበ የምትል ናት። አሸናፊ እ የተሸነፉ ልጆች እንዲሸከሙት ይደረግና የተለየ እ የተወሰነ ሜትር እንዲሄዱ ይደረጋል ዶርሶ መልስ አድርሶ ይመልሱታል። እና በልጅነቴ በጣም የምወደው ጨዋታ ይሄ ነበር። በሁለተኛ ደረጃ የእግር ኳስ ጨዋታ ነበር። በካልሲ ውስጡ ላይ ላስቲክም ወራቀትም ጨርቅም በመጠቅጠቅ የእግር ኳስ ጨዋታ የምንጫወትበት ወቅት ነበረ። እና ይህንን የልጅነት ጊዜም በጣም አስታውሰዋለሁ። እና በጣም በልጅነት የምወደው ብሪሞና የእግር ኳስ ጨዋታ። ከዛ በሶስተኛ ደረጃ ደግሞ ቃርሳ የሚባል በገና ጨዋታ የምንጫወተው ነበር። እነዚህን ከአንደኛ እስከ ሶስተኛ ያሉ በልጅነቴ የምወዳቸው ጨዋታዎች የነበሩ

አዎ ሻማ ማብራት እወዳለሁ የራሱ ከሻማ የሚወጣ ጭስ ለጤና ችግር ያለው ቢሆንም ነገር ግን በልደት ቀን በልጆቼ ልደት ጋብቻ የፈጸምኩበትን ቀን ወይም ደግሞ በሆኑ በበዓላት በማመልከው መላእክትም ሊሆን ይችላል ከቅዱሳትም ከተለያዩ የበዓላት ጋር ተያይዞ ሻማ በማብራት ቀኑን እናስበዋለን። ስለዚህ የሚዘወተር ባይሆኑም በእነዚህ ምክንያቶች ግን ሻማ የማበራበት ቀን አለ። ስለዚህ ሻማ መብራት እወዳለሁ

የስራ ቦታዬ ምቹ ነው ትንሽ ምቾት ወይም ደግሞ እንደ አንድ እንደ ጥሩ አይደለም ሊባል የሚችለው ከመኖሪያ ቤቴ ወደ ስራ ቦታ ትንሽ ርቀት ስላለው ይሄን እንደ ችግር ሊነሳ ይችል ይሆናል። በአካባቢው ያለው የጽዳት ሁኔታ፣ የአየር ሁኔታ አጠቃላይ በመስሪያ ቤቱ ያሉ ሰራተኞች ሁኔታ ሲታይ ግን የስራ ቦታዬ ምቹ እና የምወደው የስራ ቦታ አለኝ ማለት እችላለሁ። ከመኖሪያ ቤቴ ወደ ስራ ቦታ ለመሄድ ያለው ውርቀት ከዚህ ውጭ ያለው ምቹ ደስ የሚል የስራ ቦታ ነው ያለኝ